እሺ ሽማግሌዎችን እንዴት ታከብራለህ ይላል እንግዲህ ሽማግሌዎችን እኛ ባለንበት ሀገር በተለይ በደምብ ይከበራሉ ትልቅ ቦታ ነው ምሰጣቸው ለምሳሌ የሆነ መንገድ ላይ እንኳን ብናገኛቸው ቅድሚያ ለነሱ ሰተን ምናሳልፋቸው ማለት ነው እና የሆነ እቃ ይዞ ካገኘናቸው እንቀበላለን። እናግዛለን የሆነ መቀመጫ ያለበት ታክሲ ላይ ወይ ቤት ውስጥ ሲመጡ ተነስተን ቦታ ላይ እነሱ እንዲቀመጡ እናደደርጋለን። እና ሽማግሌዎችን ማክበር እኛ ሀገር በጣም ትልቅ ነገር በጣም ትልቅ ቁም ነገር ነው። እና እንደዛ ነው። እኛ ሀገር እያደረግን ያለነው እና ይሄንን ነው የማደርገው ማለት ነው። ትልቅ ሰዎች ወይም ሽማግሌዎች ሲያጋጥሙኝ መንገድ ላይም ሆነ እኛ ቤትም ሲመጡ ሆነ ሌላ ቦታም ቢሆን ከመቀመጫችን ብድግ በማለት ክብር እንሰጣለን፣ እናከብራለን፣ ጉልበት እንስማለን። ብዙ ነገር አለና በደንብ ነው የምናከብረው።

ቤትህን ምን ያህል ጊዜ ታጸዳለህ ወይ ነው የሚለው? እኔ ቤትን ማጽዳት በጣም የምወደው ነገር ነው ያው አድካሚ ቢሆንም ማለት ነው እና። ያው ኤቭሪ ዴይ ቤት እንደዚህ ውሃ ምናምን ምናምን አቅራርቤ ሞልወያዬን ይዤ ምናምን አጸዳለሁ ባልልም። በየቀኑ ግን በመጥረጊያ ይጠረጋል። ከዛ ከላይ ከላይ የሚታዩ ቆሻሻዎችን በርጥብ ጨርቅ አጸዳቸዋለሁኝ። በስነ ስርዓት የማጸዳው ግን ቀን በሳምንት አንዴ በእረፍት ቀኔ ነው የሚሆነው ማለት ነው።

እሺ የስራ አሰራሮችን ትከትላለህ ወይ ይላል? ያው እኔ በቻልኩት መጠን አሁን በምሰራበት ተቋም ውስጥ ላይ የአሰራር ሂደቶች አሉትና እሱን ትከት እየሰራው የምገኘው እንደዛ አካል ሆነ ብዙ የሚበላሽው ነገሮች ስለሚኖሩ ማለት ነው። እና። እስካሁን ባለው ቤት ተቋም ላይ የስራ አሰራሮችን ተከትዬ ነው የምሰራው ብዬ ነው የማስበው ማለት ነው